አዎ ልብሶቼ በስርዓት የተቀመጡ ናቸው። ያ ማለት ልብሶቼ የቁም ሳጥን ውስጥ ነው የሚቀመጡት ያው መሰቀል ያለበት ይሰቀላል። ያ ታጥፎ መቀመጥ ያለበት ደግሞ ታጥፎ ይቀመጣሉ እንደ ሱሪ እንደ ቲሸርት ያሉት ታጥፎ ይቀመጣሉ። እንደ ኮትና ጃኬት ነገሮች ያው ተሰቅለው ይቀመጣሉ። እና ልብሶቼን ያው በስርዓት ነው የማስቀምጠው

አዋራ ችግር ይፈጥራል። በጣም ነው ችግር ሚፈጥርብኝ ማለት ያው አዋራ በጣም እንትን ካለ አይን አካባቢ ያርፍና ማታ ማታ ሊያስለቅሰኝ ወይም ደግሞ የተለያየ ከለር ሊያስወጣብኝ ስለሚችል። ቀይ ሊያደርግብኝ ስለሚችል አቧራ በጣም ነው ችግር ሚያስነሳብኝ እና ችግር ይፈጥርብኛል በጣም ነው። ምጠላው እና አቧራ ባለበት አካባቢ ብዙ ጊዜ አልሄድም። ያው አስፓልት ነው እንደ ከተማችን እስካሁን አስፓልት ነው ግን። እዛ አቧራ ለአይኔ በጣም ጥሩ አይደለም እና። በጣም ነው ችግር ሚፈጥርብኝ

አዎ ለበጎ አድራጎት ሰርቼ አቃለሁኝም ተሳትፌ አውቃለሁኝም እና ምሳሌ በአካባቢያችን ያው መማር ያልቻሉ ህፃናቶች አሉ ክፍለ ሀገር ደግሞ ጦርነት ያለባቸው አካባቢዎች አሉ ለእነሱ የተለያዩ ድጋፎችን አሰባስበን የመላክ ስራ ሰርተናል። በሀይማኖታዊ ተቋም ደሞ ሚሰሩ ተቋማት ላይ የያው እነሱ የተለያዩ ግባት ስለሚጎላቸው ሃይማኖት ተቋማት እነሱም እነዲ በፍጻሜ እንዲበቁ። የተለያየ መዋጮዎችን አሰባስበን የመስራት ስራ እንሰራለን እና ሰርቻለሁ አዎ

እኔ የምወደው በዓል አይነት እኔ አብዛኛዎቹን በዓል እወዳለሁ ይሄ ነው የምለው ነገር አይኖረኝምና ኢትዮጵያ ውስጥ የተለያዩ ባህላት አሉ። እነዚህም ጥምቀት፣ ልደት፣ ትንሣኤ የእመቤታችን ልደት እንደዚሁ ደግሞ የተለያዩ ቅዱሳን መላእክት በዓላት። አሉና ይሄ ነው ብዬ የማስበልጠው ነገር የለኝምና። አብዛኛዎቹን በዓላቶች በጣም ነው የምወዳቸው እና በጣም ነው የማከብራቸው። በጣም ነው በአካል ተገኝቼ ያው የማከብር

እኔ የምመገበው ያው በእጄ ነው። አብዛኛው እኛ ሀገር ውስጥ ያው በእጅ ነው የምንጠቀመው የምንጠቀመው የራሳችን የሆነ የአመጋገብ ስርዓትና በዓል ስላለን። አብዛኞቻችን የምንጠቀመው በእጃችን ነው። እንጀራ ወይም ዳቦ በራሳችን ታጥበን- በስራቱ ታጥበን ነው እንጀራም በእጃችን የምንበለው ስንጨርስም ደግሞ ያው እንታጠባለን ማለት ነው። እና የምመገበው በ- የምጠቀምባቸው ያው በሳህን ተደርጎ በተለያዩ ማቅረቢያ ሳህኖች የተለያዩ ሳህን አይነቶች ይኖራሉ። በእነሱ መሰረት ያው በእጅ ነው ማለት ነው የምጠቀመው።

ስጦታ መስጠት በጣም ነው የምወደው። ማንኛውም ሰው ወይ ሲያገባ ወይም ልደት ሲሆን ወይም እንግዲህ ለቅሶም ከሆነ ወይም ደግሞ የተለያዩ ዝግጅቶች ካሉ እኛ ሀገር ያው ስጦታ መሰጣጣት ያለነው እንጂ በየቀኑ ምናምን አልወድም። በየ ፕሮግራሞች የተለያዩ ፕሮግራሞች ሲኖሩ ግን ያው ስጦታ እንሰጣጣለን። በጣም ነው እኔም አዎ መቀበልም እኔም ደስ ይለኛል መስጠትም ደስ ይለኛል።